በልጅነትህ የምትወደው ጨዋታ ምን ነበረ? ልጅ ሆኜ እንደዚህ በጣም ቀዥቃዣም ባልሆን ግን መቀመጥም የምወድ አይነት ልጅ ነበርኩኝ። እና የሚገርመኝ ነገር ልጅ ሆኜ ልጅ ያልነበርኩባቸውን ጊዜያቶች ይበዙ ይበዙ ነበር። ይሄ ማለት እንጫወታለን እጫወታለሁ በደንብ ከእኩዮቼ ጋር ምናምን እንደው በጣም ብዙ ስለሆንን። ምንም አይነት ምግብ ሳንቀምስ ቀኑን ሙሉ ልንጫወት የምንችልባቸው እድሎች ሁላ ነበሩ። ግን በደንብ ትዝ የሚለኝ ምንድነው? እኔ ያን ያክል እንተን አለ አለመኖሬን እንትን በደንብ አስታውሳለሁ። ያን ያክል እንደዚህ ጓጊ ማለት ለጨዋታ ለ ብዙ ነው የተጫወትኩት ይሄን ስል በጣም ነው የተጫወትኩት ምንም አይነት ጨዋታ አላመለጠኝም። ከወንዶች ጋር እኩል እጫወት ነበረ ሴቶች ሚጫወቱት ጨዋታ እጫወት ነበረ በዛ ላይ ደግሞ እንዴት እንደሆነ አላውቅም። ሰውነቴ በጣም የሚቀለኝ አይነት ልጅ ነበርኩኝ። ምናልባት ሯጭ ነበርኩ ስለነበርኩ ማለት ሩጫ ምወድ በጣም እንቅስቃሴ ምወድ አይነት ልጅ ሰለነበርኩኝ። ምን አልባት ከእሱ ጋር በተያያዘ የተወሰነ አይነት ፍጥነት ምናምን የሞላ የሞላባቸው እንቅስቃሴዎች ማድረግ እወድ ነበር ሊሆን ይችላል። ግን አብዛኛው ጊዜዬን ግን በተለይ ትንሽ በጣም በትንሹ እያደኩ ስመጣ እንትኔ እየቀነስኩ መጣሁ። በቃ ይሄ በልጅ ጨዋታ መዝናናት በጣም እንትን እያልኩ መጣሁ በጣም እየቀነስኩ መጣሁ። የምር በጣም እየቀነስኩ መጣሁ። ከዛ ምን ሆነ? በቃ ትላልቅ ሰዎች የሚያደርጉትን ነገር ማድረግ ከተለያዩ ሰዎች ጋር ቁጭ ብሎ ማውራት። መጽሄት ማንበብ ጋዜጣ ማንበብ ሙዚቃ መስማት ምናምን የጀመርኩት። በቃ ትንሽ ከፍ ካልኩ በኋላ አስራ ሁለት አስራ አንድ እየሞላኝ ሲመጣ። ሙሉ በሙሉ በሚባል ደረጃ ይሄ የልጅነት ሚባሉ ጨዋታዎችን ሙሉ በሙሉ ያቆምኩበት ጊዜ ነበር። እና እንዳልኩት የሆነ የትልቅ ሰው አይነት ባህሪያት የትልቅ ሰው አይነት ጊዜ ማሳለፊያ ነገሮችን እያደረኩ መጣው ከዛ ደግሞ እህቴ በጣም ትልቅ ትልቅ የሚባል ተጽዕኖ አድርጋብኛለች ብዬ አስባለሁ። እሱም እንዴት ነው? አዲስ ሙዚቃ በወጣ ቁጥር አያመልጣትም። አዲስ መጽሄት በወጣ ቁጥር አያመልጣትም። ቁጥር አለው የድሮ መጽሄት ቁጥሮች አሉት። የመጀመሪያው ቁጥር ሁለተኛ ምናምን እያለ ነው የሚወጣው እና። እሷም በወጣ ቁጥር ነበር የምትገዛው። እነዛን መጽሄቶች እና ታዋቂ ሰዎች የሚያደርጉትን ቃለ መጠይቅ። ብዙ ነገሮች አነብ ነበረ። ከድሮ እና እሱም በጣም ትዝ ይለኛል ግን ያልተጫወትኩት የጨዋታ አይነት የለም። ልጅ ሆኜ ሁሉንም አይነት እግር ኳስ እነዚህ የሴቶች የሚባል ጨዋታዎች የሉም አባሮሽ። እኛ ጋር ደግሞ ቲቦ የሚባል ጨዋታ ነበረ። እሱ ገመድ ይሄን መዝለል ምናምን ማንም አይችለኝም። በደንብ ነበር የምችለው እሱ ብቻ ብዙ ብዙ ጨዋታዎችን ነው የተጫወትኩት ሁሉም አሁን ላይ በደንብ ነው። የማስታውሳቸው።

ልብሶች በስራት የተቀመጡ ናቸው ልብሶች አወ በስነ ስራት የተቀመጡ ናቸው። እኔ እንዴት ነው ሚገባኝ? በስነ ስርዓት ያልተቀመጠ ቤት። ወይም በቃ። ያልተ በትክክል ያልተቀመጠ መልክ መልክ ያልያዘም ማንኛውም እቃ ቤት። የአእምሮአችን ውጤት ነው ብዬ ነው ማስበው ማለት። የሰው ሸልፉ ከተዘበራረቀ ወይም መጽሐፍም መደርደሪያው ማለት ነው ከተዘበራረቀ ወይ ቤቱ ዝርክርክ ብሎ ተበላሽቶ። ምንም እሄ ምንድነው? በስነ ስርዓት ሳይቀመጥ ግን እንዲህ ዝም ሚለው ከሆነ ማለት ምንም ማይመስለው ከሆነ። የአይምሮ ማሳያ ነው ብዬ ማስበው። በዝህ በቃ ቤቱ በስነስርዓት የተቀመጠ የተስተካከለ ሰው ግን አይውረው ውስጥ ያሉትንም ሀሳቦች በትክክል ያስቀምጣል ማለት ነው። ብዬ ነው እኔ ምወስደው እና። እኔ በጣም ምረበሽ ሰው ነኝ። ትንሽ የተዝረከረከ ነገር ካየሁ። አያስችለኝም አይምሮዬ ስለሚረበሽ እሱ ስለማልወደው። እንደውም ድሮ እናት አባቴ ቤት በነበርኩበት ጊዜ። የሁላችን ቤት የሁላችንም ልብሶች አንድ ቁም ሳጥን ውስጥ ነበር ሚቀመጠው እና። አስተካክልን ስናስቀምጠው እኔና እህቴ አንደኛ ወንድማችን ይመጣና ሚፈልገውን አንድ ልብስ ለማውጣት የቁምሳጥኑን ልብስ እንዳለ። በቃ ይገላብጣቸዋል ማለት ነው። አስታካክሌን አስቀምጠን ቦታ ቦታዎች አሲዘን አጥፋን አስቀምጠን እሱ ግን ምንም ሳይመስለው ዘበራርቆት ይሄዳል። በቃ እንዴት እንደምንናደድ ማለት ነው እሱዋም አትወድም በቃ የኔ ቢጤ ናት። እኔም አልወድም። ማለት የተዘረከረከ ነገር ደስ አይለኝም አይምሮዬ ይረበሻል። እና በተቻለኝ መጠን አሁን ግን በቃ ሲለኝ ያለሁት። ልብሴ በስነ ስርዓት የተቀመጠ አንሶላው ቦርሳዎቼ ጫማዎች ሁሉም ሁሉም ነገር በስነ ሰርዓት ተቀምጦ። በስነ ሰርዓት ተቀምጦ ነው ያለው እና እንዳልኩት እንትን ካልሆነ። ስለምረበሽ ስለማልወድ በተቻለኝ መጠን ሁሉም ቦታ ቦታ ለማስያዝ እና በስነ ሰራዓት ለማስቀመጥ ነው ምሞክረው። እንዳልኩት አይነት ትርጉምም ስለሚሰጣኝ ነው በቃ ተዝረክርኮ ዝም ካልኩኝ በቃ ዝም የሆነ ልክ ያልሆነ ነገር አለ ማለት ነው። እና እሱን ለመረዳት ነው ምሞክረው በዛ እንትን ስለማየው በዛ ትርጉም ስለማየው እንደዚህ አይነት ትርጉም ስለሚሰጠኝ ለኔ። አያለሁ በቃ ሲጀመር ሴት ነኝ ሁል ጊዜ በይ ቤቴን አየዋለሁ። የተስተካከለ በስነ ስርዓት የተቀመጠ ነው ወይስ? ልክ ያልሆነው የተዘረከረከው ወይም ቦታቸውን የለቀቁ አንዳንድ ነገሮች አሉ ሚለውን ነገር። ሁሌም አያለሁ ሁሌም። ለስራ ከመውጣቴ ከስራ በተመለስኩበት ጊዜ በሁሉም ጊዜያቶች። አያለሁ የቤቴን አቀማመጥ በስነ ስርዓት መቀመጣቸውን ምፈልጋቸው ነገሮች። ከዛ ደሞ የጠቀመኝ ነገር ይሄ ይሄ ቅድም ያልኩት አይነት ትርጉም ከመስጠቱ ሌላው የጠቀመኝ ብዬ ማስበው ነገር። ለምሳሌ ነገ ከሆነ ስራ ሚሆደው ጠዋት ማታውኑ ነው ምለብሰውን ልብስ አዘጋጅቼ ማድረው እና ነው። እንትኑ ይቀንሳል አንዳንድ ጊዜ ስለምንቸኩል አይደለ አዘበራርቀነው ምንሄደው። በቃ ጥድፊያ ላይ ስለሆነ ሳዓት ረፍዶብናል ብለን ስለምናስብ ነው። አስተካክለን እንደተቀመጠው እንደተሰተካከለ መተው ሚያቅተን ለዛ ነውና። እንደልኩት በተቻለኝ መጠን ጣዋት ለስራ ከመውጣቴ በፊት እንትን አድርገዋለሁ ሁሉንም ቦታ ቦታ አስይዤ። ነው ምወጣ ከዛ ደሞ ማታ ሁኖ ነው አዘጋጅቼ ከላይ ሳድሬ መሄደው ማለት ነውና። ልብሶቼ በስን ሰርዓት የተቀመጡ ናቸው ሁሌም